መጽሐፍ የማንበብ ጥሩ ልምድ አለኝ በሳምንት ሁለት ጊዜ አነባለሁ። የተለያዩ መጽሐፎችን አንብባለው። ለምሳሌ የተለያይ ይዘት ያላቸው ምግብ ነክ የሆኑ። ወይም አእምሮ ሊያሳድጉ የሚችሉ። መጽሐፎችን አንባለሁ። እና ያው በሳምንት ሁለቴ ነው የማነበው።

ቅጽል ስም አለኝ ሰፈር ውስጥ የምጠራበት አለ እና ጓደኞቼ ደግሞ የሚጠሩኝ አሉ ብዙ ጊዜ ያው ከሰዎች ጋር ስለመግባባ ስለምስቅ ያው ፍልቅልቋ ወይም ፈንዲሻው ፈንዲሻውን ምናምን ብሎ ይጠሩኛል ቤት ውስጥ ደግሞ የመጨረሻ ልጅ ስለሆንኩ ሚጡ ምናምን ብሎ ይጠሩኛል ማለት ነው ስለዚህ ቅጽል ስም አለኝ በደንብ።

የእቃ ቁጥጥር አደርጋለሁ የራሴና የቤት እቃዎች የቢሮ እቃዎች ቁጥጥር አደርጋለሁ ምን አነሰ ምን መገዛት አለበት ምን ላይ ናቸው የተጎዳ ቃል ለሚስተካከል የሚለውን በየጊዜው ቁጥጥር አደርጋለሁ ያም የተሻለ ኑሮ እንዲኖረኝ ቀነ በቀን ከእለት ኑሮዬ ጥሩ እንዲሆን ያደርጉኛል።

የቤት ሳሙናዎችን እጠቀማለሁ ለልብስ የሚሆኑ ለልብስ ለገላ የሚሆኑ የገላ ሳሙናዎችን እጠቀማለሁ። በሀገራችን ላይ የተለያዩ የሳምና ምርቶች አሉ እነሱንም በአብዛኛውን እጠቀማለሁ። ብዙም ሽታ ያላቸውን ሳመናዎች አልጠቀምም። ስለዚህ ቀዝቃዛ ያለ ሽታ ያለውን እና ለልብስና ለገላዬ ተስማሚ የሆነውን ሳሙና እጠቀማለሁ።

ያው የስራ አስራሮችን እ እከተላለሁ የተለያዩ ስራ ም መተግበሪያ ህጎችን እ እጠቀማለሁ ያም ስራዎቼን እ ቀልጣፋ እንዲሆንልኝ እና በጊዜው እንዲጨርስ ያደርገኛል። እ ስራዎችን የተስተካከለ እና ጥሩ ውጤት እ እንዲኖራቸው ያደርግልኛል። የስራ አሰራሮችን በሚገባ እከታተላለሁ

አዎ በመስመር ላይ እገዛለሁኝ የተለያዩ እቃዎችን ካገኘሁ በመስመሬ ላይ በጊዜ ላይ የተለያዩ ጥሩ ጥሩ እቃዎችን እምፈልጋቸውን ካገኘው። ገዢ ነኝ መንገዴ ላይ እገዛለሁኝ። እንዲገዛ አበረታታለሁ እና የትኛውንም መስመር ላይ መንገድ ላይ የሚሸጡ እቃዎችንም እገዛለሁኝ። እና የመስመር ላይ ገዢ ነኝ።

ከጎረቤቶቼ ጋር ጥሩ ግንኙነቶች አሉኝ ግንኙነት አለኝ አዎ ጎሮቤቶቼ ጋር ጥሩ ግንኙነት መኖር አስፈላጊ ነው ብዬ አስባለሁ። ከቤተሰብ ውጪ ጎረቤት ነው። በመጥፎም በጥሩም ሰዓት ሊደርስ የሚችለው አጠገባችን ያለው እና ከእነሱ ጋር ጥሩ ግንኙነት ሊኖረን ይገባል ብዬ ስለማምን። ከጎረቤቶቼ ጋር ጥሩ ግንኙነት አለኝ

ምወደው ሽታ የሽቶ ሽታ ነው አንዳንድ ሽቶዎችን እወዳለሁ። ለስለስ ያሉ ሽታዎች ያላችሁ ሽቶዎችን እወዳለሁኝ። በተጨማሪም ደግሞ ተፈጥሮአዊ ከሆኑ አበቦችን የአበባ ሽታ እወዳለሁኝ። ዝናብ በዝናብ ጊዜ ያለው የአፈር ሽታም ደስ ይለኛል ብዙ ሰዎች ተመራጭ አያረጉትም እኔ ግን እወደዋለሁ። ያ ያ የተፈጥሯዊ ሽታዎች ደስ ይለኛል

በቡድን ስራ ላይ ተሳታፊ ነኝ። እና በቡድን ስራ እማምናለሁ እና አንድ ላይ በቡድን መስራት እወዳለሁኝ። ስራን ቀላል እንዲሆን ያደርጋል። ከሰዎች ጋር ጥሩ መዋዋስ እንዲኖረን እና። ስራውን በተፈጠረ መልኩ እንድንሰራ እንድንጨርስ ይረዳናል። እና አበቡስ ስራ እምናለሁኝ ይሄን መስራት እወዳለሁ በጉዳዩ

ከልጅነቴ የምዘከረው የማስታውሰው ነገር ክጓደኞቼ ጋር ያለኝ ጊዜ የጨዋታ ጊዜ እና ከቤተሰቦቼ ጋርም የነበረኝ ጊዜ በትምህርት ሰዓት ማሳለፋቸው እና በመዝናኛ ሰዓት ከቤተሰቦቼም ጋር የምዝናናበት ያን ጊዜ እዘክረዋልው አስታውሰዋለሁ። ሁሌም የልጅነት ጊዜየን እወደዋለሁ

የአካል ብቃት እንቅስቃሴ አደርጋለሁ በየቀኑ የአካል ብቃት እንቅስቃሴ ጠዋት ጠዋት አደርጋለሁ ያም ለጤና ጥሩ ነው ብዬ ስለማስብ ለኔም ጥሩ ነው። ጤና እንዲኖረኝ ረቶኛል። የአካል ብቃት እንቅስቃሴ ሰዎች ጠዋት በተለይ ጠዋት ላይ ቢሰሩ እመክራለሁኝ። ዶሎ ጤና ለረጅም እድሜ እንዲኖር

ዜና በመስመር ላይ አላነብም ዜናዎችን እከታተላለሁ ሰዎች ሲያነቡ እሰማለሁ በቴሌቪዥን በሬዲዮ የተለያዩ ዜናዎችን እከታተላለሁ። ኦንላይን አሁን ዩቲዩብ ላይ የሚተላለፉ ዜናዎችንም እከታተላለሁ። እንጂ እኔ በመስመር ላይ አላነብም። እድሉም ስላላጋጠመኝ እኔ አላነበውኩም

ያው በስራ ላይ የሚያገጥሙት ተግዳሮቶች ብዙ ናቸው ከሰዎች ጋር ለመግባባት ሊሆን ይችላል። ስራውን ቶሎ አለመጨረስ ያለመጨረስ ችግር ብዙ ሀሳቦችን የማጓተት ባሰብንበት ሰዓት ያለመጨረስ። እንደዚህ አይነት ተግዳሮቶች ሊኖሩ ይችላሉ። ግን ያው እሱን ደግሞ የመፍታት ብልሃትም በአንድ ላይ ማሳደግ ይኖርብናል

አዎ የስራ ግምገማ ያደርጉልኛል ስራ ላይ ያለኝን ምን ያህል ሰራተኛ ጥሩ ሰራተኛ እንደሆንሁ ስራዎችን በምን ያህል ጊዜ እንደምጨርስ ያህል ፈጣን ሰራተኛ እንደሆንሁ ከሰዎች ጋር ምን ያህል እምነት እንዳለኝ ስራውን ምን ያህል እንደምንጠቅም ያን ያን የሰራተኛ ገምገማ ተደርጎልኛል፤ እዛም ጥሩ ውጤት አግኝቻለሁ።

ስጦታ መስጠት በጣም እወዳለሁ የተለያዩ ሰዎች ጋርም ብዙ ስጦታ ተለዋውጫለሁ ጥሩ ስጦታ የመስጠት ልምድ አለኝ። ለዛ ሰው ያለኝን ስሜት ለዛ ሰው ያለኝ ክብር ይገልጽልኛል ብዬ አምናለሁ። ስጦታ ከሰዎች ጋር መስጠት እንዲሰጡኝ እፈልጋለሁ። እኔ መስጠት በጣም እወልዳለሁ።

ፀሀይ ስትጠልቅ መመልከት በጣም እወዳለሁ። ብዙ ሰው የሚወደው ነገር ነው በጣም ያምራል ከሰማዩ ጋር ያለው ብርሃን የፀሀይዋ ብርሃን የምትገባበት መንገድ። ባህር ዳርቻ ሲሆን ደግሞ የበለጠ በጣም ደስ ይላል እና ፀሀይ ስትገባ ማየት በጣም እወዳለሁ ያስደስተኛል። እና ሌሎች ሰዎችንም እንዲመለከቱ እጋብዛለሁ። በዚህ አጋጣሚ

ቀልድ መናገር እወዳለሁ። በባህሪዬም ቀልደኛ ሰው ምባል ነኝ። የተለያዩ ቀልዶችን የሚናገሩ ሰዎችንም እወዳለሁ እከታተላለሁ። ለሰዎችም ደግሞ ለደስታ ምንጭ ስለሚሆን ቀልድ ሰዎች ጭንቀት ሲገቡ ስለሚያ ወደ ጥሩ መንገድ ስለሚመራ ያንን ስለማምንበት እኔም ቀልዶችን ማውራት እወዳለሁ፤ ሰዎችንም በዚህ መንገዱ እረዳለሁ ብዬ ስለማምን ነው።

ገንፎ በጣም የምወደው ምግብ ነው። በየጊዜው የምበላው መስተስተኛ አይነት ምግብ ነው። ገንፎ በጣም እበላለሁ። ለሰውነት ጥሩ ነው ብዬ ስለማምን የተለያዩ የገንፎ አይነቶች አሉ በኢትዮጵያ የአጃ ገንፎ፣ የገብስ ገንፎ፣ የጤፍ የሚባሉ አሉ። እና ለሰውነታችን በጣም ጥሩ ጠቅሜታ አለቸው እና እኔም በጣም እመግባለሁ

አዎ ብዙ ጊዜ አብዛኛውን ጊዜ በእኛ ሀገር ምንመገበው በእጃችን ነው ማንኪያም ሹካም የተወሰነ አንድ አልፎ አልፎ ልንጠቀም እንችላለን ፓስታ መኮሮኒ ወይም ሩዝ የመሳሰሉ ምግቦች የውጭ ምግቦችን ስንመገብ ግን አብዛኛውን ባህላዊ የሆኑ ምግቦችን ስንመገብ እንጀራ በወጥ ስንመገብ በእጃችን ነው ስለዚህ የምንጠቀመው አብዛኛው ጊዜ የምመገበው በእጄ ነው ማለት ነው።

አዎ ምጽፈው በቅኝ እጄ ነው። በግራ እጄ ብዙ መጻፍ አልችልም። በፊት ልጅ እያለሁ በግራ ነበረ የምጽፈው። የግራ እጄ ከተጎዳ በኋላ በቀኝ እና አሁን ላይ የምጽፈው። እና በአሁን ሰዓት ላይ የቀኝ እጄን ነው የምትጠቀመው። በግራ ርዕሱን መጻፍ እየሞከርኩ ነበር ያው በልጅነት ጽፌያለሽ ስላሉኝ። ግን አልቻልኩኝም

ያው ቤቴን በየቀኑ ነው የማጸዳው። ስለ አገባዎሽ ሊኖሩ ይችላሉ የወደቁ እቃዎችን ቶሎ ለማግኘት ስለሚረዳ በየቀኑ አጸዳለሁኝ። መጥረግና መወልወል የተለያዩ እቃዎችን ሞልወል እነዛ እነዛ አደርጋለሁኝ። ቤትም ማዛብ ጥሩ ነው ብዬ አስባለሁ እና በየቀኑ አደርገዋለሁ።

አሁን ምሳሌ ምሳሌአዊ አነጋገር ከሆነ በእኛ ሀገር የተለያዩ ምሳሌ አነጋገሮች አሉ። እኔም ከማውቀው መካከል ዝም ባለ አፍ ዝምብ አይገባም። የታገሰ ከሚስቱ ወለደ። የቆጡን አውርድ ብላ። የብብቷን ጣለች ላምአለኝ በሰማይ ወተቶንም አላይ። እነዚህን የመሳሰሉ ምሳሌወችን አውቃለሁ።

በቤቴ ልዩ መሆ የሆነ መቀመጫ እንኳን የለኝም ያው እቀመጣለሁ ወንበሮች አሉኝ ያን ያህል ለየት ወይም ልዩ የምለው ለለየ የሰራሁት መቀመጫ እንኳን የለኝም ቤተሰብ እያለ ያው አባ ሲሄድ የምቀመጥበት ቦታ ነበረ፤ እሱ ለየት ያለ ቦታ ነበረ ግን እኔ ለራሴ ያስቀመጥኩት መቀመጫ የለኝም።

አዎ ሽማግሌዎችን በጣም አከብራለሁ ለምሳሌ ቦታ በመልቀቅ ትራንስፖርት ሊሆን ይችላል። እነሱም የሚቆሙ ከሆነ ተነስቶ እነሱም ማስቀመጥ መንገድ ማሻገር ያው መኪና እንዳይገጫቸው እነሱን ማስቀደም። የተለያዩ ሰልፎች ላይ እንዳይሰለፉ እነሱ ለእነሱ ቅድሚያ መስጠት እንደዛ እንደዛ በማድረግ አከብራለሁ።

የተለያዩ የህዝብ ማመላለሻዎችን እጠቀማለሁ። በሀገራችን ብዙ ብዙ ማመላለሻዎች አሉ። ከነዛም መካከል አነስተኛ የሆኑ አሉ፣ ወይን ደግሞ ባስ ምንላቸው ብዙ ሰዎችን ይዘው የሚንቀሳቀሱ አቋቋሚዎች አሉ። የህዝብ የሚባሉ እነሱን መመላለሻዎች ይጠቀማለው።

አዎ አቧራ ብዙ ለብዙ ሰዎች ላይ ብቻ አይደለም ለምን ሰዎች ችግር ይፈጥራል ተለያዩ በሽታዎች ቆዳ ላይ ችግሮች መተንፈሻ አካል ችግሮች እንድንጋለጥ ያደርገናል። በሀገራችን ደግሞ ብዙ ችግር በብዛት አለ። ያው እና ያው ይለመዳል እንጂ ያው በጣም ችግር ነው።

ቅሬታዎችን ያው በመልካም መንገድ ነው የምመልሰው። ሰዎቹ ወይም ግለሰቡ በመሆኑ ቅሬታ እንዳለው ለምን ቅር እንዳለው ጠይቀዋለሁ በመነጋገር ነው ማምነው። ስለዚህ ያ በሚነግረኝ መሰረት ለምን እንደዛ እንደሆነ ላስረዳው እሞክራለሁ። እኔም ስህተት ከሆነ ደግሞ የራሴን ስህተት ለማረም እሞክራለሁኝ። ስለዚህ በመነጋገር እፈታዋለሁ።